ዛሬ የመጀመሪያ ምግብህ ምን ነበር ለሚለው ጥያቄ? ግልጽ የሆነ መልእክት ቁርስ ላይ ብዙ ጊዜ ከበድ ያሉ ምግቦች አይበሉም። ምክንያቱም ከባድ የሆነ የጤና አክል ችግር ለሚያጋጥማቸው ለሚያጋጥመን ብዙ ጊዜ ከበድ ያሉ ምግቦች አንወስድም። በዚህ ምክንያት ቀለል ያለን ምግብ ዛሬ ጠዋት ወስጃለሁ ለምሳሌ የምታክል ፍርፍር ነው የበላሁትኝ። ከዛ በኋላ የግዴታ ለመንቃት ወይም ደግሞ ቀን ስራ ስላለኝ ለማንበብም ለራሴን ለማነቃቃትም ቡና ቡና ጠጥቻለሁኝ። እናም ብዙ ጊዜ እንደዚህ አይነት ነገሮች ለማድረግ በየቀኑ በየጊዜው ይህን ነገ ሳላደብ ስላዳበርኩኝ። ብዙ ጊዜ እንደዚህ አይነት ነገሮች እጠቀማለሁ። እናም አብዛኛውን ጊዜ ደግሞ በሃይማኖቴም በኩል ቢሆን እንደዚህ አይነት ምግቦችም መውሰድ እንደዚህ አይነት ምግቦችም መጠቀም ስለማይቻል። ጠዋት ጠዋት ቁርስ ከመብላት ይልቅ ምሳ ሰዓት ጾምን ትንሽ ቆይተን ብንበላ የተሻለ የጤናን ችግር እንዳያጋጥመን። በሃይማኖታችን በኩል ጾም የሚባለውን ነገር ለማክበርም ስለሚያገለግለን። ብዙ ጊዜ ምንግብ አንወስድም። አብዛኛው እንግዲህ ጠዋት ጠዋት ግብ አልውስድም ማለት ነው። እናም በሌላ መልኩ እንኳን ሲታይ ጥሩ የሆነ የምግብ ሂደት ለማግኘት ጥሩ የሆነ የሰውነት ቅርጽ ወይም የሰውነት ስታይል እንዲኖረን። ጠዋት ጠዋት ምግብ ከመብላት ይልቅ ቀረ ቆየት ብሎ ምሳ ሰዓት አካባቢ ምግብ መውሰድ ጥሩ ነው እላለሁኝ። እናም ጠዋት ጠዋት የሚመገቡ ምግቦችን አብዛኛውን ጊዜ ቀለል ያሉ ከመሆናቸው የተነሳ ስፖርተኛ ሰዎች ብዙ ጊዜ እነሱ መውሰድ አለባቸው ብዬ ገምታለሁኝ። እናም ወይ ደግሞ ጠዋት ጠዋት የምንበላ ከሆነ ቀለለ ምግቦችን ለምሳሌ እንደ ስላጣ በቃ አትክልት የሆኑ ምግቦችን ፍራፍሬ የሆኑ ነገሮችን ምግብ ጥሩ ነው ይሆነልኝ። እንደዚህ ከተጠቀመን የተሻለ የሆነ የምግብ ሂደትን የምግብ ማስተካከልን ሂደት ልናገኝ እንችላለን። በዚው አጋጣሚ ደግሞ። ምግብን ብዙ ጊዜ ጠዋት ጠዋት ከመውሰድ ይልቅ ቆየት ብሎ ወይ አንድ ሰዓት የሚበላውን ምግብ ወደ ሶስት ሰዓት ወይ ሁለት ሰዓት አካባቢ መመገብ ጥሩ ነው እላለሁኝ። እንግዲህ እኔ በራሴ ያየሁት እንደዚህ ነውና በራሴ ብዙ ጊዜ የማየው ምግብን ቆየት ብሎ መመገብ ለጤናችን ለሰውነታችን ለሁሉም ነገራችን ጠቃሚታ አለው ብዬ እገምታለሁኝ። ጊዜ ደግሞ ጠዋት ጠዋት የማይበሉ ሰዎች የተሻለ የሆነ የጤና ወይም ደግሞ የጨጓራ ልበት ሂደት ያላቸው ሰዎች ናቸው። ብዙ ጊዜ ደግሞ የሰውነታቸው ቅርጽ የሰውነታቸው መጠን የተሻለ የሆነ የጤና እክል የሌለባቸው ሰዎች ናቸው አብዛኛው ጊዜ እንደዚህ አይነት ሰዎች። ብዙ ጊዜ ጠዋት ጠዋት ምግብ ካለመውሰድ ቆየት ብሎ የሚያበሉ ወይም ደግሞ ተረጋግተው የሚበሉ ሰዎች ናቸው። አንዳንድ ሰዎች ደግሞ ጠዋት ካልበሉ ወይም ደግሞ ቀደም ብለው ካልበሉ የምሳ ሰአቱን ጋር ቆይቶ መብላት ወይም ደግሞ ሁለት ሰዓት እንዳልኩት መመገብ የማይችሉ ሰዎች አሉ። በዚህ ደግሞ እንደዚህ አይነት ምግቦችን መውሰድ ወይም ደግሞ ከበድ ምግቦች መውሰድ የሚወዱ ደግሞ መዋሉ ለምሳሌ እንደ ስጋ ነገሮች ወተት የመሳሰሉ ምግቦችን ጠዋት ጠዋት መውሰድ በጣም የሚፈልጉ ወይም ደግሞ ካላገኙ ጤናቸው ለራሱ ከባድ ጉዳት ሊያደርስበት የሚችል ሰዎች አሉ። እናም ከነዚህ ሰዎች እኔ ምመደብ አይደለሁም ግን እነሱም ቢሆን ያን ካላገኙ የጤና እክል ሊያጋጥማችው ይችላል የመክሳት የሰውነታቸው መጠን መቀነስ የተመሳሰሉ ነገሮች ሊያጋጥማችሁ ይችላል። እኔ ደግሞ በዚህ ተቃራኒ እነዚህም ጠዋት ጠዋት የማገኛቸው ምግቦች ወጥታ አድርጌ ከበላሁት የተሻለ የሆነ የተሻለ የሆነ የምግብ ሂደት ላገኝ እችላለሁ ብዬ እገምታለሁኝ። ብዙ ጊዜም ራሴን የሞከርኩት ይሄን ስለሆነ ነው።

የሳያ ምኞቶቼ በጣም ኮምፕሊኬት ወይም ደግሞ የከበድ ያሉ ሰፋ ያሉ ናቸው። ብዙ ጊዜ የምመኘውም እንደዚህ አይነት ሰው ነው መሆን ነው እናም በኢትዮጵያ ላይ ወይም ደግሞ ባለውበት ሀገር ላይ የበለጠ የሆነ በግራፊክ ዲዛይነሩ በጣም ሶስት ላሰራ በኮዲንጉ ላይ ከፍተኛ የሆነ ጥረት ስላለ በነዚህ ስራዎች ላይ ከፍተኛ የሆነ ጥረት አሳይቼ ኢትዮጵያዊ ሀገሬን ከፍተኛ የሆነ እድገት ላይ ለማድረስ በጣም ፍላጎት አለኝ። እናም በሌላ መልኩ ደግሞ የተሻለ የህይወት ዘይቤ ወይም የተሻለ የህይወት ኑሮ እንድኖር በጣም ከፍተኛ የሆነ የገንዘብ መጠን እንዲኖረኝ ከሌላ ሰዎች የመለየት ሳይሆን ያው ሰውን እስከመሆኔ ድረስ የተሻለ ህይወት እንዲኖረኝ። ከፍተኛ የሆነ ሀብት እንዲኖረኝ በራሴ ደግሞ በጣም የተለያዩ ድርጅቶችን ከፍቼ በራሴ እንዳስተዳደር የተሻለ የሆነ ህይወት የተሻለ ምኞት እፈልጋለሁኝ። እናም እነዚህ ስራዎች ካከናወንኩም ካከናወንኩ በፊትም ካከናወንኩ በኋላም እዚህን ሳለኝ መኖር እፈልጋለሁኝ። በዚህ ልክ ደግሞ እግዜርን በየጊዜው አብሬው እንድሆን አብሬው እንድኖር አብሬው እንድቆይ እፈልጋለሁኝ። ምክንያቱም ስራም ልስራም ስራም አልስራም አብሬው መኖር የግዴታ ስለሆነብኝ የግዴታ ስለሆነብኝ ብቻ ሳይሆን የምፈልገው ስለሆነ እሱን ስለማይለየኝ አብሬው መሆን ስላለብኝ አብሬው እኖራለሁ። እናም የግዴታ እስከሆነ ድረስ ደግሞ የተሻለ የውስጥ ባለማግኘት የግዴታ እስከሆነ ድረስ ደግሞ ለማንኛውም ህይወቴ ደግሞ በስርዬ የሚኖሩ ሰዎችን ለመንከባከብ ለማሳደግ ወይም ደግሞ እኩል ከእኔ ጋር ለማድረግ እጥራለሁ። ስራ እድል ለተለያዩ ወጣቶች ስራ እድል ለተለያዩ ስራ አጦች መክፈት እፈልጋለሁ አብዛኛውን በአገራችን ደረጃ ብዙ ሰዎች ስራ አጠው ስራ ሳይኖራችሁ ኖረዋል። በጣም እንዲቆጩ እንዲ እንዲያድጉ ለማሳደግ በጣም የተሻሻለ ህይወት እንዲኖራቸው ለመርዳት እፈልጋለሁኝ። እናም በዛው ልክ ደግሞ ቤቴን በራሴ ስም በራሴ በመለካከት በራሴ የሆነ ቤት በራሴ የሆነ መኪና እየተሻሉ የሆኑ ህይወት እንዲኖረኝ እፈልጋለሁ። አብዛኛው ጊዜ ደግሞ እንደዚህ አይነት ስራዎችን መስራት የሚፈልገው በ ትምህርቴ ብቻ ሳይሆን በቢዝነስ በኩል ሄጄ ራሴን አሳድጌ ከማንኛውም ሰው ጋር እኩል ለማድረግ አብዛኛውን ሀብታም የሚባሉ ሰዎችን ለማድረግ ነው። እናም ስራ ምኞትህ ምንድን ናቸው የተባሉ ደግሞ ጥቂቶቹን እጠይቅሻለሁኝ በዋናነት ከእግዚአብሔር ላለመለየት አብሬው እንድኖር አብሬው እንድሆን አብሬው እንድቀጥል እድሉን በማግኘት ብቻ ሳይሆን አብሬው እንድቀጥል በጣም እመኛለሁኝ። እናም በሌላ መልኩ ደግሞ የበለጠ ትልቅ ሀብታም በጣም የናጠጠ ሀብታም መሆን እፈልጋለሁኝ። እናም በጣም ነው ከውጭ ሀገሮችም ከኢትዮጵያ ውስጥም ያሉ ሰዎች ጋር የተገናኘው ስራዬን ማጧጧፍ ስራዬን ማሳድግ እፈልጋለሁ። እናም ደግሞ በዛ ላይ የምፈልገው ደስተኛ የሆነ ህይወቴን ለማሳደግ እና ደስተኛ የሆነ ህይወት እንዲኖር እፈልጋለሁ። በዛው ልክ ደግሞ አይምሮዬን ሳላቦዝን ስራ እንዳልፈታ ብቻዬን እንዳልሆን ራሴን ተናጅል ራሴን ሳላጃጅል ወደ ስራዬ ቀጥ ብዬ እንገባና ስራዬን ብቻ በመስራት ከፍተኛ የሆነ ህይወቴን እንዲኖረኝ እፈልጋለሁኝ። እናም አትችልም ብለው ያሉኞች ሰዎች አትችልም ብለው እናንተ ሰዎች በሙሉ ራሴን ለማሻሻል ራሴ አሻሽዬ ራሴን ትልቅ ቦታ ደርሼ ማሳየት እፈለጋለሁ። እናም ከጥቂቶቹ መካከል ከብዙ ምኞቶች መካከል ጥቂቱ ይሄ ነው ብዬ እገምታለሁኝ። እናም ከማያቸው ሰዎች ጋርም እኩል

ፎቶ ማንሳት ለሚለው ጥያቄ ፎቶ ማንሳት ትወዳለህ ለሚለው ጥያቄ? ፎቶ ማንሳት አዎ እወዳለሁኝ ግን ብዙ ጊዜ ደግሞ እኔ ፎቶ መነሳት አልወድም ብዙ ጊዜ ስቅቅ ይለኛል። ብዙ ጊዜ ፎቶ ማንሳት የምፈልጉ ሰዎችን ብዙ ጊዜ በማይሆን ወይም ደግሞ ባይቻልም አይሆንም። በኔጌቲቭ ቃል እንደማይሆን አድርጌ እገልጽችኋለሁ። እና ብዙ ጊዜ እኔ ፎቶ የለኝም ግን ብዙ ሰዎችን ፎቶ ማንሳት። ደስ ይለኛል እኔ ብዙ ጊዜ ለፎቶ ደግሞ ያንተ ያክል ለፎቶ የምሳሳ ሰው አይደለሁም። የግዴታ ደግሞ ፎቶ መነሳት አለብኝ ብዬ ፎቶ ማንሳት አለብኝ ብዬ ማወቅም ሰው አይደለሁም። የግዴታ ማንሳት አለብኝ ግዴታ ፎቶ መነሳት አለብኝ ብዬ ማሰብም አልፈልግም። ብዙ ጊዜ ደግሞ ታዋቂ ሰዎችን የማላውቃቸው አዳዲስ ሰዎችን እንዳረሳቸው ፊታቸውን የምወዳቸውን ሰዎችን ልለያቸው ስል በጣም ብዙ ጊዜ ላላገኛቸው የምችላቸው ሰዎችን ጓደኞቼን ቤተሰቦቼን በጣም የተለያዩ የሆኑ ሰዎችን ፎቶ ማንሳት እችላለሁ። ምክንያቱም ብዙ ጊዜ ራሴን እንዳረታቸው በህይወቴም ብዙ ጊዜ አስተዋጽኦ ስላደረጉ እንዳረሳቸው በጣም እፈልጋለሁኝ በዛው ልክ። ደግሞ እያንዳንዱ ሰዎች ፎቶ እያነሳው የማያውቁን ፎቶ አንስተው የማይችሉ ሰዎችን የሚያነሳው ለማሳየት ለማሳየት በጣም እፈልጋለሁ። ምክንያቱም ብዙ ጊዜ የፎቶ ማንሳት ክህሎት አለኝ ብዬ ልገም ስለምገምት አብዛኛውን ጊዜ ፎቶ የማነሳቸው በጣም አሪፍ ተብሎ ሊገለጹ የሚችሉ ናቸው ብዙ ጊዜ ደግሞ ሰውም አምኖልኛል ብዬ እገምታለሁኝ። የማነሳችሁ ፎቶዎችን የሚያምሩ ያው ካሜራ ማን ባልሆንም አሪፍ አሪፍ ፎቶዎችን ለማንሳት እጥራለሁ እሞክራለሁ። ጓደኞቼን በአሪፍ ሁኔታ አንስቼ ራሱ አሳጥቤ ማስቀመጥ ይመቸኛል ምክንያቱም የምወዳቸውን ሰዎች በጣም ብዙ ጊዜ አብሮኝ የኖሩ ሰዎችን። ሊለዩኝ የማይችሉ ሰዎችን አብሮኝ እንዲኖሩ አብሮኝ እንዲሆኑ እፈልጋለሁኝ በዛው ልክ እነዛ ሰዎች እንዳልለያቸው አሁን እንዳልተዋቸው በጣም እፈልጋለሁኝ። እነዛን ሰዎችም ግን ለመተው አብረውኝ እንደምቀጥሉ ስለምፈልግ ብዙ ጊዜ። ፎቶ ማንሳት ያወጣሁልኝ ያው ፎቶ መነሳት ባልወድም ፎቶ ማንሳት በጣም ደስ የሚለኝ እናም በዚህ ምክንያት ብዙ ሰዎች። ይመሰክሩልኛል በጣም ፎቶ ማንሳት የሰው ፎቶ መያዝ ይወዳል ብለው ይገልጹኛል ማለት ነው።

የህዝብ ማመላለሻ ማመላለሻ ትጠቀማለህ? ለሚለው ጥያቄ አዎ እጠቀማለሁ። እሱን የምትጠቀምበት ምክንያት ከቦታ ቦታ ካለሁበት ቦታ ራቅ ያለ ቦታ ልሄድ ስል፤ ብዙ ጊዜ እጠቀማለሁ። ራሱ ብዙ ጊዜ የምትጠቀምበት ምክንያት የራሴ የሆነ መኪና ወይም ደግሞ መንቀሳቀሻ እቃ ወይም ደግሞ ዲቫይስ የለኝም። ለምሳሌ የራሴ የሆነ መኪና የለኝም፣ ሳይክል የለኝም፣ የመሳሰሉት ነገሮች የለኝም። በዚህ ምክንያት ብዙ ጊዜ የህዝብ ማመላለሻ እጠቀማለሁ። ባሶችን ተንቀሳቃሽ መኪናዎችን፣ ከቦታ ቦታ ሊያደርሱኝ የሚችሉ ነገሮች ብዙ ጊዜ እጠቀማለው። በዚህ ምክንያት የህዝብ ማመላለሻ ትጠቀማለህ ለሚለው? ጥያቄ አዎ ብዙ ጊዜ የህዝብ ማመላለሻ እጠቀማለሁ። እናም የህዝብ ማመላለሻ ምጠቀምበት ዋነኛው ምክንያት ደግሞ በፍጥነት ብዙ ጊዜ በእግሬ ከመሄድ ይልቅ ወይም ደግሞ በተቻለ ቢያንስ እንኳን ብስክሌት እንኳን ቢኖረኝ፤ በእሱ ከመሄድ፤ የህዝብ ማመላለሻ በሚለው ብሄድ በጣም ይጠቅመኛል፤ ምክንያቱም ፈጠን ባለ ሁኔታ ለመድረስ፤ ጊዜዬን ለመቆጠብ በየተሻለ ሰዓት በተሻለ የሆነ ጊዜ ለመድረስ፤ ከቦታ ቦታ በቤት ደቂቃ ውስጥ ወይም ደግሞ በአንድ ሰዓት ውስጥ ከቀጠርኩት ሰው ጋር ወይም ደግሞ ከስራዬ ወደ ስራዬ ወደ ትምህርቴ ወዳለኝ ጉዳይ ፈጠን ብዬ ለመድረስ ችኩዬ ያለሁትን፣ በጊዜዬ እንድገኝ፤ በጣም በፈጠነ ሁኔታ እንድትደርስ እና የተሻሉ ስራ እንደመስራት በጊዜ መግባትን በጊዜ መስራትን ስለምወድ ነው እና ይሄ የህዝብ ማመላለሻ ትጠቀማለህ? ለሚለው ጥያቄ መልሴ የሚሆነው አዎ የህዝብ ማመላለሻ እጠቀማለሁ።

ቤትህ እንዴት ታስውባለህ ለሚለው ጥያቄ? ብዙ ጊዜ ቤቴን የማስውበው አፉፎችን የተሻሉ የተሻሉ ውበት ሊሰጡት የሚችሉ ነገሮችን። አበባዎችን ከለርድ የሆኑ ወረቀቶች በሞቆራረጥ የተሻለ የሆኑ የግድግዳ ሊለጣጠፉ የሚችሉ ነገሮች በመለጣጠፍ ፎቶዎችን የስለ አድኖ ምስል ፊትለፊት ላይ በመለጠፍ ያው እሱን ቤት ለማስዋብ ባይሆንም ለመጠጠቅ እንዲሆነኝ ፊት ለፊት ለጥፋለሁኝ። ብዙ ጊዜ ደግሞ መሬቱን ሴራሚክ የሆነ በጣም በሚያምር ቅርጾች አለው ቅርጽ እንዲኖረው አደርጋለሁ። በዛላይ ደግሞ በሮቼን በሮቼን ምናምን በፍሬም አጥራለሁ አሳ አለጥፋለሁኝ። እማ እንትኖች አምፖችን ደግሞ ዘመናዊ በሆኑ ብርጭቆ በመሰሉ ነገሮች አደርጋለሁኝ። ብዙ ጊዜ ደግሞ ተፈጥሮአዊ የሆኑ አትክልቶችን ምናምን ከምግብ ጠረቤዛዬ ላይ አስቀምጣለሁኝ። በዛ ላይ ደግሞ ብዙ ጊዜ ቡና አቀራርባለሁኝ ጮፌዎችን እነሰንሳለሁኝ እንዲያምርልኝ እንዲዋብልኝ። በጣም ብዙ ነገሮች አደርጋለሁኝ ጽዳቱን በየጊዜው የተበላሹ ነገሮችን በማስተካከል በማጽዳት የተሻሉ የተሻሉ የሆኑ ውበት ሊሰጡት የሚሉት ነገሮችን በማጥለቅ በማድረግ የሚያምር ቤት ሊኖረኝ የተሻለ ጽዳት ያለው ቤት እንዲኖረኝ አደርጋለሁኝ። እናም በዛው ልክ ደግሞ ሽታውና ማዕዘው ደግሞ የበለጠ እንዲያምር ተፈጥሮአዊ የሆኑ አበባዎችን ሽቶ ጭሶችን የባህላዊ የሆኑ ጭሶችን በማጨስ ሰንደሎችን የተለያዩ ነገሮችን በማድረግ አስውባለሁኝ። እናም ደግሞ እንዳይቀዘቅዝ ቢቱ ደግሞ ብዥ ብሎ ሰው የሌለበት እስከማይመስል ድረስ ድምጽ እንዳይሰማ ከማድረግ ዜማዊ የሆኑ መዝሙሮችን በጣም ደስ የሚሉ መዝሙሮችን ከፍታለሁ። በሌላ መልኩ ደግሞ በሚያስፈልግበት ደግሞ በምፈልግበት ሰዓት ደግሞ ሙዚቃዎችን እየከፈትኩኝ ራሴን አዝናናለው ስፖርት ስሰራ ራሴን በማዝናናት ነው። ሙዚቃ እየከፈቱ ቤቱ ጭር እንዳይል ብዙ ጊዜ ድምጽ እንዲሰማ አደርጋለሁኝ። የግድግዳ ቀለሜን ደግሞ በየጊዜው የተሻሉ የተሻሉ የሚመስሉ በጣም ውብ ውብ ይሁኑ ቀለማትን መቀባት ግድግዳውን ደግሞ የሚያምሩ ስዕሎችን እየሳልኩ እያስዋብኩኝ እያስተካከልኩኝ እኖራለሁኝ። እናም በዛው ልክ ደግሞ ቤቴ እንዳይቆሽሽ እና እንዳይበላሽ ጫማ ሳለብስ የተሻሉ የሆኑ ጽዳት ያላቸው እቃዎች በመጠቀም ቤቶች ቤቴን ለማስተካከል እሞክራለሁኝ ማለት ነው።

የጧት ሁሌ ተግባሬ ጧት መነሳት የተሻለ ሆነ። ሻወር እወስዳለሁ ለብ ባለው ሻወር ወስዳለሁ ከዛ በኋላ ቀጥ ብዬ ወደ ቤተክርስቲያን አመራለሁ ከሄድኩም ድርሼ ጸሎቴን አንቤ ጸሎቴን አድርሼ። ሙሉ በሙሉ ውስጥ ስራቴን ጨርሼ ወደ ቤቴ እመጣና ስፖርት እሰራለሁ ስፖርት ከሰራሁ በኋላ። ሻወር ድጋሚ ታጠብና ወደ ስራየ እገባለሁኝ ማለትም ቁርስ ወደ ማዘጋጀት። ቤቴን ወደ ማጽዳት ቡና ወደ ማቀራረብ ሌላ ሌላ ሌላ ነገሮችን እለት ላይ ጠዋት ላይ ላደረጋቸው ሚስሩስ ስራዎችን በማድረግ እውላለሁኝ። እናም ደግሞ ቁርሴን ከቻልኩኝ እንደ እንደ ሁለት ሰዓት አካባቢ ወይሁለት ሰዓት ተኩል አካባቢ ቁርሴን ወይ ከቤት ወይ ከውጭ ስራ ቦታዬ ሆኜ ወይ ከትምህርትቤት አካባቢ ሆኜ እበላለሁኝ። እናም ደግሞ በተሻለ በተሻለ በሆነ መልኩ ልብሴን ለባብሼ ልብስ መርጬ ጊዜ እንዲኖረኝ ጊዜ አትርፌ። ሰላረፍድ ወደሚሄድበት ቦታ በጊዜ ወንም ደግሞ የሚሄድበት ሰዓት መድረስ በምፈልግበት ሰዓት መሄድ በማስፈልግበት ሰዓት በመድረስ ጊዜ ለመቆጠብ ጊዜን በተደጋጋሚ በማካሄድ ደግሞ በማንቀሳቀስ ጊዜን ለማስተካከል እሞክራለሁኝ። እናም ደግሞ ቀኔን የተሳካ የተሻለ የተዋበ ያማረ እንዲሆን ጠዋት ጀምሬ። ከማረፍድ አርፍጄ ከምንሳ ስራዬን ጠዋት ቀረም ብዬ ሰርቼ ወይም ደግሞ ማታ ስራዬን ሰራርቼ ጨርሼ ጧት ቤተክርስቲያን ደርሼ መጥቼ። ስፖርቴን ሰራርቼ ሻወር ታጥቤ ቁርሴን በልቼ ደግሞ እንግዲህ ሚረፍድብኝ አይነት ከሆነ ቀስ ብዬ ከቤት ወጥቼ ወደ ስራዬ ቦታ ወይ ወደ ምማርበት አካባቢ እሄድና ተምሬ ወይም ደግሞ ስራዬን ሰርቼ እመለስና የተሻለ የሆነ ቀን ውሎ አሳልፋለሁኝ። እና ብዙ ጊዜ የቀን ውሎየ ወይም ደግሞ የጧት ተግባራዊ ልምዴ ይሄ ነው ማለት ነው። እና የጧት የዕለታዊ ተግባሮቼ ምንድን ናቸው የሚሉት? አሁን የዘረዘርኩት በዋናነት ላደርጋቸው የሚችላቸው ነገሮች ናቸው ብዬ እገምታለሁኝ ማለት ነው

በአካባቢ ቀርቀሃ አይገኝም ምክንያቱም በምን ቀርቀሃል ሊያድግበት የሚችልበት ቦታ። ብዙ ጊዜ ረጠብ ያለ ቦታ ስለሆነ እኔ የምኖርበት ደግሞ ሞቅ ያለ ወይም ደግሞ ሙቀት ሂደቱ ትንሽ ከፍ ያለ ወይም ደግሞ መጠኑ ከቀርቃሃ ሊያድግበት ከሚችልበት ቦታ የበለጠ ስለሆነ። ብዙ ጊዜ ቀርቃሃ ከኛ አካባቢ ሊያድግ አይችልም ቢያድግ ራሱ ብዙ ጊዜ አያድግም። ሊያድግ ወይም ደግሞ እድሜው ላያረዝም ይችላል በአጭሩ ሊደርቅ ይችላል። ወይም ደግሞ በቀላሉ ሊወድቅ ይችላል ስሩ ራሱ ላይሄድ ይችላል እናም ቀርቃሃ በአካባቢያችን አያድግም። ግን በአካባቢያችን ወይም ደግሞ ራቅ ባለ በቅርብ ርቀት ባለች ትንሽ ሀገር ወይም ደግሞ እንጂባራ በምትባል ሀገር። ወደ ላይ ደሞ ስንሄድ ትንሽ ቀዝቀዝ ያለ ቦታ ላይ ብዙ ጊዜ ቀርቃሃ ይበቅላል ከፍተኛ የሆነ የቀርቃሃ ምርት ይመረታል። ቀርቃሃውም ለአጥር ለአጥር ስራዎችም ለቤት ማስዋቢያ ነገሮችም። ራሱ እንጀራ ማስቀመጫ ሞሰብ መሶብ ራሱ የሚሰራበት በጣም ለየት ያለ ቦታዎች አሉ። ለምሳሌ እንጂባራ መጀመሪያ እንዳልኩት ላይ እና በጣም ብዙ ጊዜ ቀርቃሃ ከእኛ አካባቢ አያድግም አይጸድቅም ምክንያቱም አብዛኛውን ጊዜ እኛ አካባቢ ሞቅ ያለ ወይም ደግሞ ሙቀታማ ቦታ ስለሆነ ነው። እናም ደግሞ ቀርቃሃ ከአካባቢያችን ማያድግበት ምክንያትም ደግሞ ሰው አያድግም ብሎ ብዙ ጊዜ መስኖ ስለማይጠቀም እናም አይጠቅምም ብሎ ስለሚያስብ ብዙ ጊዜ አብዛኛውን ጊዜ። በአጭሩ አንድም ሰው እስካሁን ድረስ ሲጠቀም አላየሁው ቀርቃሂ እዚህ አገር ወይም ደግሞ ዳንግላ ላይ ያድጋል ብሎ የተከለ ሰው እስካሁን ድረስ አላየሁም። ሊኖር ይችላል ግን አላየሁም እስካሁን ድረስ። እናም ከሌላ ቦታ እየመጣ ግን ለጥቅም ይውላል አሁን ለምሳሌ ከእንጂባራ ከጎረቤታችን ብዙ ጊዜ እያመጡ ስራቸውን ይሰራሉ የተሻሉ የተቻሉ ነገሮችን ለማዘጋጀት ለመስራት ብዙ ጥቅም ደግሞ አለ ይሞክራሉ ማለት ነው። እናም ይሄ ጥቂቶች ናቸው

በመስመር ላይ ሙዚቃ ታዳምጣለህ ለሚለው ጥያቄ አዎ ብዙ ጊዜ በመስመር ላይ ሙዚቃ አዳምጣለሁ። ዩቲዩብ ላይ ገብቼ። ሙዚቃ ሰርች አደረግና ብዙ ጊዜ አዳምጣለሁ ሙዚቃ ባይሆን ራሱ መዝሙር ብዙ ጊዜ አዳምጣለሁ። እናም ብዙ ጊዜ የሚመስጡኝ ላይ ሊያነቃቁኝ የሚችሉ ስፖርት ስሰራ ስራዬ ላይ ፎከስ እንድሆን። በምውለው ውሎ ላይ የተሻለ የሆነ የአመለካከት ሂደት ሊኖረኝ። ጓደኞቼ ጋር ብዙ ግዜ ተጣልቼ ገብቼ ራሴን ለማረጋገት የሚሆኑኝን የበለጡ የሆኑ ሙዚቃዎችን ወይንም ደግሞ መዝሙር ዝማሬዎችን ብዙ ጊዜ ማቀመጥ እወዳለሁኝ። እናም ደግሞ እንደዚህ አይነት ነገሮችን ብዙ ጊዜ እጠቀማለሁ። ምክንያቱም ራሴን ለማረጋጋት ራሴን ለማ ለማረጋጋት ብቻ ሳይሆን ራሴን ለማነቃቃት ጓደኞቼን ተጣልቼ የነበረው የነበረውን ለማስተካከል ውሎዬን ለማሳመር ብዙ ጊዜ። ዝማሬ አዳምጣለሁኝ። እናም ደግሞ ይሄ ከጥቂቶቹ ከመሆናቸው ከምውላቸው ከማድረጋቸው ከመስመለር ላይ ከማድረጋቸው ጥያቄው ከመስመር ላይ ነው እንጂ ትሰማለህ እስከሚል ድረስ። ሙዚቃ እንደምሰማ ብቻ እናገራለሁ ያው ሙዚቃ ብቻ አይደለም እምሰማው የተለያዩ ነገሮችንም አደርጋለሁ ማለት ነው። እና ዋና ዋናዎቹ እነዚህ ናቸው ማለት ነው።

ሌሎችን ብዙ ጊዜ አበረታታለሁ። ጥያቄው የሚለው ሌሎችን ብዙ ጊዜ ማበረታታት ትችላለህ? የሚለ የሚለው ጥያቄ ሌሎችን ብዙ ጊዜ አበረታታለው። የሚሰሩት ስራ ለሚያደርጉት ነገር በሙሉ አበረታታለሁ። ጥሩና መጥፎ የሚለው ነገሮችንም ጥሩ ወይም መጥፎ በማለት ጀጅ ለማድረግ ብዙ ጊዜ አልፈልግም። ግን ትክክለኛ የሆነውን ትክክለኛ ያልሆነውን በደንብ አድርጌ አሳያቸዋለሁ። እስከማውቀው ድረስ ደግሞ አሰረዳለሁ አሳያለሁኝ። የተለያዩ ሀሳቦችንም አስ አቀርብላችኋለሁ። የሚቀበሉትን እና አብሯቸው ሊሄድ የሚችልን የተስማማ ተስማሚ የሆነ አባባሎችን እና የመሳሰሉ ነገሮችን አቀርባለሁ። በአቅሜ በማቴሪያል በተለያዩ ነገሮች ለመርዳት እሞክራለሁ። እናም በዛው በዛው ልክ ጠቀሜታ ያለውን ዲቫይሶችን አድቫይሶችን በጣም ብዙ ጊዜ ለመስጠት እሞክራለሁ። እናም በሚፈልጉት ልክ ባይሆንም በም በምችለው አቅም እነሱን ለመርዳት እሞክራለሁ እጥራለሁ። እናም እነሱም በሚያቅተኝ እና በማልችልበት ሰዓት ተስማሚ የሆኑ ማበረታቻ ቃላቶችን ማበረታቻ ቁሳቁሶችን አበረታች የሆኑ ነገሮችን እንዲሰጡኝና እንዲህ እንዲያግዙኝ ብዙ ጊዜ ይችላሉ እናም በዚህ አጋጣሚ ደግሞ ብዙ ሰዎች ማበራ ማበረታቻ አለመኖሩ ወይም ደግሞ የሚያበረታታው ሰው ባለመ ባለመኖር ተስፋ በመቁረጥ ተስፋ አጥቶ ነው ወይም ደግሞ ስራቸውን ፎከስ ላለማድረግ በጣም ብዙ ጊዜ ስህተት ሲፈጠር ወይም ደግሞ በስንፍንነታቸው

የምወደው የቀን ሰዓት ብዙ ጊዜ ጠዋት ላይ ያለውን ሰዓት ነው። ብዙ ጊዜ ደግሞ የምወደው የቀን ሰዓት ጠዋት ላይ ያለው ወይም ደግሞ ከ ከአስራ ሁለት ሰዓት እስከ ሶስት ሰዓት ያለውን ነው። ምክንያቱም ረጋ ያለ ረጋ ያለ የቀን ሁኔታ ወይም ደግሞ ፀሀይ ችሎታ የፀሀይ ሁኔታ ስላለ ነው። እናም ደግሞ ሞቅ ያለ እንደውም ቀዝቀዝ ያለ ስለሆነ በጣም ደስ ይለኝል። ጠዋት ላይ ደግሞ በቀን ጠዋት ላይ ደስ የሚል ቀን ካላለፍክ ደስ የሚል ጊዜ ካላለፍክ ቀንህ ሙሉ አሪፍ ሆኖ የተሳካ ሆኖ እንዲውል ወይም ደግሞ እንዲሳካ የተሳካ ሆኖ እንዲውል ስለሚያደርግ ነው እናም ብዙ ጊዜ ደግሞ ጠዋትህ ቀና ሆኖ የተሻሻለ ሆኖ ቅን ሆኖ ከዋለ ከጓደኞችህ ከስራ ባልደረቦችህ፤ ከውሎ፣ ከስራ፣ ከትምህርትህ፣ ከመሳሰሉት ውስጥ ከምታደርጋቸው ነገሮች በሙሉ የተሻሻለ ወይም ደግሞ ጥሩ የቀን ውሉ እንድትውል ያደርግሃል ማለት ነው። ስለዚህ ብዙ ጊዜ የሚመቸኝ የቀኗ ወይም ደግሞ ጠዋት ላይ ከ አስራ ሁለት ሰዓት እስከ ሶስት ሰዓት ያለችዋ ጊዜ ናት ማለት ነው።

የስልክ ካሜራ አዎ በደንብ እጠቀማለሁ ምክንያቱም ብዙ ጊዜ ካሜራ ይዤ ለመውጣት ወይም ደግሞ ካሜራ ይዤ ለመጓዝ ይቸግረኛል። ካሜራ ይዞ መውጣት ደግሞ ብዙ ጊዜ ላለመጠቀም ወይም ደግሞ አብዛኛውን ጊዜ ላለመጠቀም የሚያስችሉ ተግራሮቶች አሉ። በዛው ልክ ደግሞ ካሜራ ይዞ ለመውጣት አዳጋች ነው ማለትም ካሜራ ማን እስካልሆንኩ ድረስ የግዴታ ካሜራ ይዤ መውጣት የለብኝም። ስለዚህ ስልኬን ካሜራ በመጠቀም ብዙ ነገሮች ለማንሳት እሞክራለሁ። የመነሳቸውን ብዙ ነገሮች በቀን ስለሚኖሩ ለምሳሌ አሁን የወረቀት ሃንድ አውቶች የሆኑ የሆኑ ሪፖርቶችን የሰው ፎቶዎችን ብዙ ታሪካዊ ቦታዎችን ልረሳቸው የማልፈልጋቸውን ነገሮችን ጓደኞቼን ቤተሰቦቼን ራሴን ጨምሮ ብዙ ጊዜ በስልክ ካሜራ እጠቀምና ፎቶ ፎቶ አንሳለሁ ማለት ነው። እናም ደግሞ በዚሁ ልክ ደግሞ ጠቀሜታ ባለው ልክ በጠቀሜታ እስከሚሰጠኝ ድረስ ብዙ ጊዜ ፎቶ አነሳለሁ ለማለት ነው። እናም ስልክ ለመጠቀም የስልክ ካሜራ በመጠቀም ብዙ ጊዜ ፎቶ አነሳለሁ ማለት ነው። እናም ብዙ ጊዜ ደግሞ ይሄን ነገር በመጠቀም ጠቀሜታ ያላቸውን ነገሮች ለመያዝ ወይም ደግሞ እንድልረሳቸው እንዳይጠፉ ለማድረግ እሞክራለሁ ማለት ነው።

ውሳኔን መስጠት መስጠት ትችላለህ ጥያቄ ውሳኔ መስጠት አመዛዘኝ በሆነ መልኩ እሰጣለሁኝ አንደኛው ወገር ወግቶ ጎድቶ አንደኛውን ወገን የሚጠቅም ሳይሆን አንደኛውን ወገንም ጎድቶ አንደኛው ወገን ደግሞ የሚጠቅም ሳይሆን ሁለቱንም ጎኖች እኩል ወይም ደግሞ አሸናፊ አሸናፊ በሚባለው መልኩ ለማሳየት ደግሞ ለመወሰን እሞክራለሁ። ብዙ ጊዜ ደግሞ እንደዚህ አይነት ውሳኔዎችን ለመስጠት ተግዳሮቶች ወይም ደግሞ በምን አይነት መንገድ ተነሳ፣ በምን አይነት ሂደት ተነሳ፣ በምን አይነት ምክንያቶች ተነሳ የሚለው ጥያቄዎች ብትን አድርገን መልስ እንፈልጋለን። እንደዚሁ አይነት መልሶችም ብዙ ጊዜ መልስ በመስጠት ኢቪደንሶችን የተለያዩ የሆኑ ምልከታዎች በማግኘት የተለያዩ የሆኑ ምክንያቶችን ሪሶርሶችን በመፈለግ ወይም ደግሞ በመመርመር የተሻለ የሆነ ውሳኔ ሁለቱንም እንደይጎዳ አንደኛውን ጎድቶ አንደኛውን የሚጠቅም አንደኛውን ጠቅሞ አንደኛውን የሚጎዳ ሳይሆን ሁለቱንም አሸናፊ አሸናፊ የሚያደርግ ውሳኔ ለመስጠት እሞክራለሁ። ብዙ ጊዜ እንደዚህ አይነት ውሳኔዎች ለመስጠት ብዙ ጊዜ እሞክራለሁ።

በልጅነቴ መጫወት የምወዳቸው ጨዋታዎች ያው ብዙ ናቸው። ምክንያቱም ህፃን እያለሁ በጣም ብዙ ጊዜ የምወዳቸው ጨዋታዎች በዋናነት አኩኩሉ አባሮሽ ይሁን ሁላ ጨዋታዎች በጣም ደስ ይሉኛል። እነዚህ ግን በዋናነት ሁለቱ በጣም ደስ ይሉኛል። እና በሌላ በኩል ደግሞ ኳስ ጨዋታ ህፃን እያለሁ በጣም ነው ደስ የሚለኝ የነበረ። ብይ የመሳሰሉ ነገሮች በጣም ነው ህፃን እያለሁ በጣም ደስ ይለኝ ነበረ። እናም እነዚህ ጨዋታዎችን ብዙ ጊዜ እጫወት ነበር ህፃን እያለውኝ እስከ ቅርብ ጊዜ ራሱ ኳስ ጫውት ነበረ። አሁን አስጠልቶኝ ደግሞ ያደኩ እስኪመስለኝ ድረስ ሲያስጠላኝ ነው። እንጂ ብዙ ጊዜ ኳስ መጫወት ደስ ይለኝ ነበር። አሁን ያው ትቼዋለሁ። በዛው ልክ ደግሞ ኳስ መጫወት እስካሁን ድረስ ባልተውና ብጫወት አሁንም ደስ ይለኛል።

የፀሀይን ስትጠልቅ መመልከት በጣም ብዙ ጊዜ እወዳለሁ። ደስ የሚል ያው ውበት ወይም ደግሞ የሚያምር ገጸ በረከት ስላለው የምድር በተለይ ደግሞ ሜዳ አካባቢ ከፍተኛ የሆነ ውበት ስለሚኖረው በጣም ያማረ የውበት ሁኔታ ለሚያገኘው ብዙ ጊዜ የፀሀይ ሰንሴትን ብዙ ጊዜ አያለሁኝ እንደውም ፀሀይ ስትጠልቅ ብዙ ጊዜ አያለሁኝ። አብዛኛውን ጊዜ ራሱ ጓደኞቼ ጋር የተለያዩ ሰዎች ጋር ሆኜ ሜዳ ጋር ወይም ደግሞ የተሻለ ቦታ ወንዙ አካባቢ በመሄድ የተሻለ የሚያምር ውበት እንዲኖረው ለማድረግ ውበቱ ደግሞ የበለጠ እንዲሆን ለማድረግ እሞክራለሁ። ምክንያቱም የተሻለ የሆነ የቀኑ ውሎዬን በሚያምር የፀሀይ መግባት ጥልቀትን ስታየው በጣም ደስ የሚል የውበት ሰዓታትን ስለሚያሳየን ብዙ ጊዜዎች አሉ ወይም ምክንያቱም ያማረ የተዋበ የሚያምር ሂደትን ስለሚያሳይ ነው። እንደው ከጠዋት ወደ ምሽት የሚሸጋገርበት የሆነ ስለሆነ በጣም ደስ የሚለኝ ጊዜና ሰዓት ናት እሷ። በኔ በተጨማሪም ደግሞ ብዙ ጊዜ ከፍተኛ ቦታ ወይም ደግሞ ፎቅ አካባቢ ከሆንኩኝ ጠዋት ቀደም ብዬ ከስር መሬት አካባቢ ተያይነ ከማየት በኋላ ደግሞ ወደ ጣራ ወይም ደግሞ ከፎቁ ላይ ለመሰቀል የሚያምር ድባብ ለማየት ይቻላል ማለት ነው። እና ደግሞ በሌላ መልኩ ብዙ ጊዜ ፎቶ ለማንሳት ራሱ እሞክራለሁኝ። ጓደኞቼ ጋራ ሆነን የተሻለ የሆነ ያማረ የፎቶ አነሳስ የፎቶ ቅርጻችንን የፎቶ የሚያምር ውበቱን ለማሳየት ብዙ ጊዜ እንሞክራለን ያማረ የተሻለ የተዋበ ህይወትን ወይም ደግሞ ሂደት ለማሳየት ብዙ ጊዜ እንሞክራለን። ይሄን ጊዜ ደግሞ የተሻለ ያማረ ውበትን ስናይ የአእምሮአችን እርካታ ወይም ደግሞ የአይምሮአችን ነርቮች ሴሎች የተሻሉ የሆነ የ ስራቸውን ለመስራት ብዙ ጊዜ ይሞክራሉ ይጥራሉ። የሆነ ደግሞ ህይወትን ለመሞክር የተሻለ የሆነ ስራን ለመስራት ይሞክራል ማለት ነው። ብዙ ጊዜ ደግሞ እንደዚህ አይነት ስራ ለመስራት የተለያዩ ሰው ይሄ እንደዚህ አይነት አመለካከቶች ለማየት ወይም ደግሞ ሰንራይዝም ወይም ደግሞ ስደሴትንም ብዙ ጊዜ ማየት ደስ የሚያሰኛቸው ሰዎች ደግሞ አሉ

ደሞዝ በየትኛው ቀን ታገኛለህ ሚለው ጥያቄ? ብዙ ጊዜ ደሞዝ አላገኝም ደሞዝ ቋሚ ደሞዝ አላገኝም ምክንያቱም ፕሮዳክት ሰርቪስ ላይ ደሞዝ አቅራቢ ወይም ደግሞ ደሞዝ አካፋፈይ አረ አያስፈልገውም ምክንያቱም ፕሮዳክት እየሸጥኩኝ ቋሚ ያልሆነ ገንዘብ ስለማገኝ ወይም ደግሞ በየሳምንቱ ሊሆን ስለሚችል። ወይ በየቀኑ ወይ በየወሩ ወር ራሱ ላይመጣ ስለሚችል ደሞዝ ሰው ሊጠራ አይችልም የማገኘው ገንዘብ። አብዛኛውም ጊዜ ደግሞ ደሞዝ ቢያንስ ቢያንስ እንኳን ከፕሮዳክት ሰርቪሴ። አንድ አምስት እንኳን አምስት ሺህ እንኳን ላገኝ ስለሚችል ከፍተኛ ባይባልም ያን ታክል ላገኝ እችላለሁ ማለት ነው። ፕሮዳክት ሰርቪስ ላይ ብዙ ጊዜ ገንዘብ እንጂ ገንዘብ ፕሮዳክት ማድረግ እንጂ ሰርቪስ ፕሮዳክት ማድረግ አይቻልም ማለትም ደሞዝ ሰርቪስ ፕሮዳክት ከሃያ ከልተደረገ በስተቀር ደሞዝ ማግኘት አይቻልም። ስለዚህ ጉድ ፕሮ ጉድ ፕሮዳክሽን ላይ ማግኘት አንችልም። ደሞዝ በየወሩ ሊመጣ ወይም ሊገኝ አይችልም ማለት ነውአይደለም እና በዛው ልክ ደግሞ ደሞዝ ሳይሆን ቋሚ የሆነ ገንዘብ። በዛው ልክ ደግሞ ቋሚ ያልሆነ ገንዘብ ሚገኘው ምክንያቱም ፕሮዳክት ወይም ደግሞ ጉድ ሰርቪስ ላይ እንደ ሰርቪስ ምክንያት እንደ ሰርቪስ ማግኘት አይቻልም ማለት ነው። በዛው ልክ ደግሞ በሌላ መልኩ ስናየውም ደግሞ ደሞዝ የሚለውን ለማግኘት በጣም የሆነ ለየት ያለ ወይም ደግሞ ቃጣሪ እንጂ ተቀጣሪ ስላልሆንኩኝ። ማግኘት አልችልም

ነገሮቼን እቃዎቼን በሙሉ በስነ ስርዓት አስቀምጣለሁ ምክንያቱም እያንዳንዱ ስራዎችን ላለማበላሸት በስነ ስርዓት ለማስቀመጥ በየጊዜው በአማረ ሁኔታ በማይበላሽበት አቀማመጥ ማስቀመጥ እፈልጋለሁ። ምክንያቱም ሃርድ የሆኑ ፋይሎችን በወረቀት አትሜ ወይም ደግሞ ፎልደር አትሜ አጀንዳየ ውስጥ አስገብቼ ቦታ ሰጥቼ አስቀምጣችኋለሁ። ሌላ ሌላ ወይም ደግሞ ከቤተሰቦቼ በጣም የምወዳቸው እቃዎችን እንዳይጠፉ ወይም ደግሞ እንዳይሰበሩ አድርጌ አስቀምጣለሁኝ። ብዙ ጊዜ ደግሞ ያማረ የህይወት ዘይቤ እንዲኖረኝ እቃዎቼን በስነ ስርዓት እጠቀማለሁ። እንዳይበላሹ ራሱ አልፎም ተርፎም ራሱ ቅርስ ሊሆን እስከሚችሉ ድረስ ማስቀመጥ ስለሚችል እያንዳንዱን ለማስቀመጥ በየጊዜው እንዳይበላሹ ለማድረግ እሞክራለሁ። በዛው ልክ ደግሞ ያሉኝን እቃዎች ካስቀመጥኩኝ በጊዜያቸው ወይም ደግሞ ከሌላ ጊዜ ከጊዜ ወደ ጊዜ ተላልፎ ሊሸጡ የተሻለ ዋጋ ሊያመጡ ስለሚችሉ በስነ ስርዓት ከተጠቀምን እያንዳንዱ ገንዘብ በጊዜው በጊዜው ማስቀመጥ ይቻላል ማለት ነው። በዛው ልክ ደግሞ ከሌሎች ሰዎች ጋር ያሉን ትርፋቶች እገዛዞች ወይም ደግሞ እንቅስቃሴዎች ራሱ እንዲኖር ያደርጉናል ማለት ነው። ነገሮችን በስርዓት ታስቀምጣለህ የሚለው ጥያቄ? መልሴን አሁን እንደተናገርኩት ነው። እና ነገሮችን ብቻ ሳይሆን እቃዎችን የተለያዩ ነገሮችን ሀሳቦችን የተለያዩ የሆነ ቅርስ ነክ የሆኑ ነገሮችን አስቀምጣለሁኝ ራሱም እሱን እንኳን እሱን ከእሱ የበለጠ ደግሞ እጽዋቶችን ራሱ እንዳይደርቁ ከዛ የበለጠ እንዲቆዩ ለማድረግ እሞክራለሁ ማለት ነው። በተለያየ መልኩ ደግሞ እንዲቆዩ የተሻለ ጥራት እንዲኖራቸው ጥቅም ላይ ደግሞ እንዲውሉ

ከስራ ሰዓት በኋላ ትሰራለህ ለሚለው ጥያቄ አዎ እሰራለሁ። ምክንያቱም ለእያንዳንዱ ጊዜ መስጠት አያስፈልግም ቋሚ በሆነ ሰዓት ብቻ መስራት ከሚሆን ስራዬን የነገ ስራዬን ለስራ ለነገ ከማለት ለአሁን ብሎ ስራን ጨራርሶ ለማስቀመጥ ወይም ደግሞ ጥራት ላለው ስራ ለመስራት የተሻለ ሂወት ለመድረስ ተስፋ እንዲኖረን። ግባችን የተሳካ ያማረ የተዋበ እንዲሆን ለማድረግ ከፈለግን ከስራ ሰዓት እላፊ በላይ መቆየት ከስራ ሰዓት እላፊ በላይ ለመልፋት ለመጥራት ለመዋልደም የፈለጓችሁን ነገር ለማድረግ ብዙ ጊዜ እንሞክራለን። ምናምን ደግሞ በዛው ልክ ደግሞ ከሰዎች ጋር የበለጠ እኩል ለመሆን ሰው ከእነሱም በላይ ለመስራት ከእነሱ የተሻለ ጥራት ያለው ስራ ለመስራት ለማዘጋጀት የተሻለ የህይወት ለማሳካት። ብዙ ጊዜ እንደዚህ አይነት ስራዎችን እሞክራለሁ። የተሻለ የሆነ የደሞዝ ጭማሪም የጊዜ እላፊ በመስራት የተሻለ የሆነ የገንዘብ ቢዝነስ ለማግኘት ይጠቅመኛል። እናም አይምሮዬ እረፍት ጊዜ ሲያገኝ የድካም ወይም ደግሞ የስልቹነቴ የስንፍና ሂደት ስለሚያሳይ ብዙ ጊዜ ከስራ ሰዓት እላፊ በላይ እቆያለሁ። ያው በስራዬ በኩል ደግሞ ብቻዬን ስለምሰራ ከስራ ሰዓት ወይም ደግሞ ከሚያስፈልገው ስራ በላይ ለመስራት እጥራለሁ እሞክራለሁ እለፋለሁ ማለት ነው።

የምትጠቀመው ቦርሳ አይነት ብዙ ጊዜ ወዳው በጀርቤ ልሸከም የምችለውን አይነት ቦርሳ ነው። ምክንያቱም ቀለል ባለ ሁኔታ ለጀርባዬም የሚመች ስለሆነ ብዙ ጊዜ የምጠቀመው የቦርሳ አይነት በጀርባዬ ተሸክሜው የሚሄደውን ነው። አብዛኛው ጊዜ ደግሞ መጽሐፍቶችን ደብተሮችን ካስፈለገ ፒሲዬን የተለያዩ ቁሳቁሶችን ለመያዝ በጀርባዬ ብዙ ጊዜ ስለመጠቀም ከቦታ ቦታ ራሱ ከሀገር ወደ ሀገር ለመንቀሳቀስ ስሞክር ተሳቢ ተሳቢ የሆነ ሻንጣ ከምይዝ በጀርባዬ የሚይዘውን የተሻለ በሆነ መልኩ እሞክራለሁ ማለት ነው። እናም ደግሞ ብዙ ጊዜ ቦርሳ ለመጠቀም ፍላጎት አለኝ ምክንያቱም በእጄ ይዤ በኪሴ ሞልቼ ከመጓዝ ይልቅ በቦርሳ ተሸክሜ ስሄድ የተሻለ ወይም ደግሞ የሆነ ዊርድ የሆነ ሰው ላለመሆን እሞክራለሁ ማለት ነው። በዛ ላይ ደግሞ ጥሩ የሆነ እንዲኖረኝም ያደርጋል ማለት ነው

ብዙ ጊዜ የምተኛው ሰዓት ከ አምስት ሰዓት እስከ ሰባት ሰዓት ባለው ሰዓት ነው። የምተኛውን ሰዓት ደግሞ ቢሰላ ቢያንስ በቀን አራት ሰዓት ወይ ደግሞ እስከ ስድስት አራት ሰዓት እስከ ስድስት ሰዓት ያክል ሰዓት ተኛለሁ። ከዚህ ሰዓት በላይ ወይም ደግሞ ከዚህ ሰዓት በታች ከተኛው የራሴ የምታምነው ደግሞ በጣም የሰውነት መክበድ የዝለት ወይም ደግሞ የስንፈ ስንፈት ወይም ደግሞ መስነፍን ብዙ ጊዜ ያመጣብኛል። እና ብዙ ጊዜ የምት የምተኛው ሰዓት ከ አምስት ሰዓት እስከ ሰባት ሰዓት ያለውን ሰዓት ልተኛ እችላለሁ። ግን የምተኛቸው በቀን ቢያንስ እንኳን አራት ሰዓት ወይ ስድስት ሰዓት የሚያክል ልተኛ እችላለሁ እስከዚህ ሰዓት ካልተኛሁኝ አይምሮዬ በደንብ አድርጎ ለመስራት በጣም ይቸገራል። ቀኔን ወይም ደግሞ እየተነጫነጭኩ በጣም አስቀያሚ በሆነ ባህሪ ልኑል ልውል ወይም ደግሞ ልውል። ልሰ ራሱ አይደለም ውስቀኔን ሳምንቴን ሙሉ በዛ አይነት መልኩ ሊውል ይችላል ሊሰነብት ይችላል። በዛው ልክ ደግሞ ከጓደኞቼ ጋር ከቤተሰቦቼ ጋር ከስራ ባልደረቦቼ ጋር ከስራዬም ጋር ራሱ ልጣላ የምችል በዛም ልክ ደግሞ ከራሴ ጋር ራሱ ልጣላበት የምችላቸው በጣም ብዙ ምክንያቶችና መንገዶች አሉ። በዛው ልክም ደግሞ እስቲ በሌላ መልኩ ደግሞ ስናየው። ከጓደኞቼ ጋር ከመ ምጣላው ከቤተሰቦቼ ጋር ምጣላው ከራሴ ጋር ምጣላው። ከባልደረቦቼ ጋር ከህብረተሰቡ ጋር ምጣላው። ሰብስቦ ሰብስቦ በጣም ከፋ የሆነ ህይወትን ሊያሳድር ይችላል ማለት ነው። ህይወትን ለ እንዲኖርም ሊያደርግም ይችላል። እናም በዚህ ምክንያት ብዙ ጊዜ ከጓደኞቼም ከማንኛውም ሰው ጋር ለመጣላት አልችልም ማለት ነው። ምክንያቱም ብዙ ሰው ጋር ስለምጣላና እንደዚህ አይነት ነገሮችም ስለሚያጋጥሙኝ ማለት ነው። በዚህ ምክንያት እንቅልፍ በጣም አስፈላጊ የሆነ ነገር እንደሆነም ለማየትም ያስችላል ማለት ነው

ብዙ ጊዜ ብቻዬንም ስለምቀመጥ ብዙ ጊዜም ብቻዬን ስለማስብ ብዙ ነገሮችን ማሰላሰል እችላለሁ ብዙ ነገሮችን ማሰላሰልም አበዛለሁ። ምክንያቱም ብቻዬን ስቀመጥ ለመለወጥ ለመስራት ለማ የተለያዩ ነገሮችን ለማድረግ እሞክራለሁ። በዛው ልክ ደግሞ ብቻዬን ስሆን ለማሰላሰል የምሞክረው ነገሮችን የተሻሉ ነገሮችን በህይወቴ ላይ አዳዲስ ነገሮች ሊፈጥሩ የሚችሉ ነገሮችን ለማድረግ እሞክራለሁኝ። ለምሳሌ አዲስ አዲስ የህይወት አዲስ ኑሮ ለመመስረት በጣም ብዙ ነገሮችን አሰላስላለሁ። እናም በዚህ ምክንያት የተሻለ የሆነ የአእምሮ ክፍል የአእምሮ አእምሮዬ ክፍት ነው። ትችላችሁ በጣም ብዙ ነገሮች ለማሰብ አስታ እሞክራለሁ እንጂ ብዙ ነገሮች ለማውራት አልሞክርም። እናም በዛው ልክ ደግሞ ብቻዬን ስለምውል ብቻዬን ስለምቀመጥ ብቻዬን ስለምሆን ስለማውቅ በራሱ ከማሰላሰልም አልፎ ብቻዬን ራሱ የማወራበት ሰዓት አለ። የማስፈልገው ሰዓት ደግሞ ማውራትን ማውራት በላይ ማሰብም እችላለሁ ማለት ነው። ከማሰብ በላይ ደግሞ አወራለሁኝ። ካሰብኩ ደግሞ ማውራት የማይቀር ነገር ነው። እና ብቻዬን ራሱ ለማውራት እሞክራለሁ ማለት ነው

ብዙ ጊዜ ትርፍ ጊዜ የማሳልፈው ከቤት ወጣ ብዬ ጓደኞቼ ጋር በመውጣት ከግቢ ወይም ደግሞ ከአለሁበት አካባቢ ወጣ በማለት ከስራዬ ቦታ ለየትበማለት እ ወጣ በማለት በመዝናናት ነው ወይም ደግሞ ቤተሰቦቼ በሙሉ ይዤ ወጥቼ ከ አዲስ ቦታ ወይም ደግሞ መዝናኛ ቦታ በመሄድ ራሳችንን እንደማንነቃቃት ወደ አዲስ ወይም ወደ አዲስ አይምሮ እርካታ ወደ መውሰድ እሞክራለሁ። እናም በሌላ በሌላ መልኩ ደግሞ ብቻዬን በመሆን ቪዲዮዎችን ቲክቶኮችን አዳዲስ እውቀቶችን ለራሱ ለማግኘት እሞክራለሁኝ። ፊልሞችን በዛው ልክም ለማየት እሞክራለሁ። ጊዜዬን ደግሞ በአግባቡ ለመጠቀም። እንደውም ትርፍ ጊዜ እንኳን ካለኝ ሌላ ስራ ለመስራት ራሱ አንዴ ልሞክር እጥራለሁኝ። ካቃተኝ ደሞ በዛው ልክ ሌላው ሰዎችን በማግኘት አዳዲስ እውቀቶች ለማግኘት በጠር እሞክራለሁ ማለት ነው

የምትጠቀመው የሳሙና አይነት የትኛውንም አይነት የሳሙና አይነት እጠቀማለሁ ለሻወርም ቢሆን ለልብስ ብዙ ጊዜ የምጠቀመው የልብስ የሳሙና አይነት የልብስ ሳሙና ነው። ግን የሻወር የሚሆን ሳሙኖች ከሆኑ የግዴታ ለሻወር ብቻ መሆን ነው ያለባቸው እንጂ ለልብስ አይሆንም። የግዴታ ደግሞ ሳሙናው ነው የልብስ ብቻ ከሆነ ሰውነቴ ልታጥብበት የምችለውም በልብስ ሳሙና ነው። እንግዲህ ከሌለ የሻወር ሳሙና ከሌለኝ የገላ ሳሙና ከሌለ በልብስ ሳሙና መታጠቤ የማይቀር ነገር ነው። በሌላ መልኩም ደግሞ ራሱ ስናየው የትኛውም አይነት ሳሙና ለማንኛውም አይነት ነገር ይጠቅማል ብሎ መውሰድ አይቻልም። ምክንያቱም አጃክስ ለዕቃን እንጂ ለሰውነት አይሆንም ለልብስ አይሆንም ምክንያቱም ክለሩን የተለየ ስለሆነ በጣም ብዙ ጊዜ ያቆሽሹታል እንጂ አያሳምረዉም ወይም ደግሞ ጽዳት አይሰጠውም። በሌላ መልኩ እንኳን እየው ከተባለ የልብስ ሳሙና እቃ እንጠብበት ከተባለ ያቆሽሽዋል። ኦሞ ለሻወር እንዉሰድ ከተባለ በጣም ያቆሳስልናል ይሰነጣጥቀናል ማለት ነው።

ማር አዎ እወዳለሁ ምክንያቱም ብዙ ጊዜ ጠዋት ጠዋት መመገብ ቁርስ ለመመገብ ሚመች ብዙ ጊዜ ጠቃሚ የሆነ ምግብ አይነት። ማር ነው የተሻለ የሆነ የ የጣዕም አይነት ስላለው ስኳርነት ባህሪ ያን ከፍተኛ ሳይሆን ለጤናችን ጠቃሚ የሆነ ነው። ሳይበዛ ነው እንጂ ከበዛ ደግሞ ከፍተኛ የሆነ ጉዳት አለው። ምግብ ነው ብዙ ጊዜ ደግሞ ጠቃሚ አለው። ለጤናችን ለሆዳችን እና መድሃኒት እስከመሆን ድረስ የሚያገለግል ሲሆን በጣም ነው የምወደው። እና ማር ትወዳለህ ነው የሚለው በጣም የምወደው። የተሻለ የሆነ ጥቅም ስላለው ራሱ ከዛ በላይ ደግሞ የጣፈጠ ጥቅም ስላለ ወይም ደግሞ አሪፍ የሆነ ምግብ ስለሆነ በጣም ጥሩ ስለሆነ። ብዙ ጊዜ ማር እመገባለሁኝ ከመውደድም አልፎ እመገባለሁ ማለት ነው። እና ብዙ ጊዜ ማር ለመጠቀም ብዙ ጊዜ ጊዜ አይፈጅም ያው በዳቦ ብዙ ጊዜ እጠቀማለሁኝ እገባለሁኝ። ከዛም አልፎ ተርፎ ደግሞ ራሱ አፍልቶ ወይም ደግሞ በጥብጦ መጠጣት ስለሚቻል ብዙ ጊዜ ማር ለብዙ ነገሮች ያገለግላል

ስራዎቼን በቅድመተከተል አስቀምጣለሁ ምክንያቱም ብዙ ጊዜ በቅድመተከተል ታላስቀመጥኩኝ ተዘበራርቆ ከአንደኛ ከሁለተኛ ከሁለተኛ ከሶስተኛ አራተኛ ከአምስተኛ እየሆነ እየተበላሸብኝ ጊዜን ለማጥፋት ጊዜን ለማበላሸት እንጂ ስራዬን በስነ ለማስቀመጥ አልችልም። ብዙ ጊዜ ደግሞ አብዛኛውን አብዛኛውን ስራዎቼን ለማበላሸት ብዙ ጊዜ ጠቀሜታ የሌላቸውን ነገሮች ለማድረግ የሚችሉ ብዙ ስህተቶች ላይ ስለሚኖሩ እያንዳንዱን ስራዬን ቅድመ ተከተል አውጥቼ ቅድመ ተከተል በመስራት ደግሞ ፕላን አድርጌ እያንዳንዱን ስራዎችን በስነ ስርዓት ለመስራት እሞክራለሁ ማለት ነው። በዛው ልክ በዛው ልክ ደግሞ እያንዳንዱ ሰው እግር አውቶ ስራታዊ በሆነ ስራታዊ በሆነ መንገድ ስራውን ሰርቶ ትክክለኛውን መንገድ እንዲሰሩ ለማድረግ እንሞክራለሁኝ። በሌላ መልኩ እንኳን ብናየው በሌላ መልኩ እንኳን የምናየው ጥሩ የሆነ አመለካከት ህይወት ጥሩ የሆነ ስራ ኳሊቲ ያለው ጥራት ያለው ህይወትን የሚያሳምር ነገር ለመስራትም ስለሚጠቅም ቅድመ ተከተልን። የጠበቁ መስራት ጥሩ ነው ብዬ ገምታለሁኝ። አብዛኛው ግዜ ደግሞ ስራችን ራሱ ያማረ የተዋበ ቆንጆ እንዲሆን ስለሚጠቅም ብዙ ጊዜ። ቅድመ ተከተል ጠብቆ መስራት ጥሩ ነው እላለሁኝ አብዛኛው ሰዎች ደግሞ ይሄን።

ቤቴን የማጸደው እኔ ነኝ። አንደገና አንድ ጊዜ ነው። ምክንያቱም ጠዋት ጠዋት የግዴታ መጸዳት አለበት። የማታው ቆሻሻ ስንራመድበት የነበረው ቆሻሻ እንዲነጻ፣ እንዲስተካከል ለማድረግ ብዙ ጊዜ ጠዋት ጠዋት አጸዳዋለሁኝ። ቢበዛ እንኳን በዛ ቢባል አንድ ቀን ሁለት ጊዜ ላጸዳው እችላለሁ። እሱም ምክንያቱም የተሻለ የሆነ ንጽህና ሂደት ወይም ደግሞ ያማረ ለማድረግ